ትርፍ ጊዜን ማሳለፍ ነው በመዝናናት መጽሐፍ በማንበብ ሙዚቃ በመስማት። ቴሌቭዢን በማየት በቃ እንደዚህ እንደዚህ ቀለል ያሉ ነገሮች የሉም። እንደዛ ነው ማደርገው። ወይ ወጥቼ ከጓደኞቼ ጋር አዝናናለሁ። ወደ ባር እንሄዳለን። እንዝናናለን ጥሩ ጊዜ እናሳልፋለን። እና ጊዜን የማሳልፈው በትርፍ ጊዜዬ እንደዛ ነው

ሚያስደስተኝም ነገር ቢኖር ሌሎችን ሰው መርዳት ነው ሌላ ሰው ሥረዳ ከ እኔ የረደዋቸው እነሱ ሲደሰቱ ማየት ደስ ይለኛል አይምሮዬንም በቃ ውስጤን ጥሩ ደስታ ነው ሚሞላው እና ሌሎች መርዳት በጣም ነው ምወደው። ከእነሱ በላይ ከተረዱት በላይ እኔ ነኝ ደስተኛ ምሆነው እና ሰው መርዳት ሌላ ሰው መርዳት ደስ ይለኛል

ከሰአት ማለት ደግሞ አድርግ ከግማሽ ቀን በኋላ ከሰአት ነው የሚባለው ከስድስት ሰዓት በኋላ ከሰአት ከሰአት ይባላል። ከሰአት ማለት ፀሀይ በጣም የምትሞቅበት ሰዓት አየሩ ሞቅ ሞቅ የሚልበት ሰዓት ነው። እና ከሰአት ይባላል ያኛው ከሰአት ማለት እንደሰው አይነት አየር የሆነ አየሩ ሞቅ ያለበት ሰዓት ላይ ከሰአት ይባላል

አየሩ በጣም ከዚህ ወደዛ ዛፎችን እያንቀሳቀሰ ወደዚህ ወደዛ የሚል ንፋስ አየር አለ አይደለ በቃ የሆነ የማይታይ ነገር። ንፋስ ማለት እሱ ነው በቃ የማይታይ የሚያንቀሳቅስ ልብሳችንን ሲያንቀሳቅሰን ነው። ንፋስ እንዳለ የምናውቀው ወይ አቧራ ካለ አቧራውን ሲያሽከረክር ነው እንዳለ የምናውቀው ዛፎቹን ሲያንቀሳቅስ

ማለት የሆነ ሰው አምርቶ ወደ ገበያ ለምርት ሲያወጣ ምርታማነት ይባላል እና አምርተህ በፋብሪካም ደረጃ ይሁን በግብርና ደረጃ ይሁን አምርተህ ወደ ገበያ የምታወጣ ሰው አምራች ወይም ምርታማነት ታየበት አምራችነት ታየበት ምርታማነት ማለት የሚያመርተው ሰውዬ ወደ ፋብሪካ ወደ ንግድ ሲያወጣው ምርታማ ነው ይባላል። አምራ

የሆነች ነገርን የምገልጽበት ቃል ነው ትልቅ ማለት ወይ የእቃውን ግዝፈት ትልቅነቱ የእቃውን ግዝፈት የምንገልጽበት ነው? ወይ ሰው ደግሞ እኮ ትልቅ ሰው እንላለን የትልቅነት መለኪያ ማለት ትልቅ ነገርን አግዝፈን የምናይበት መንገድ ማለት ነው። እና የምናግዝፈው ነገር ነው ትልቅ ብለን የምንጠራው አግዝፈን የምናየው ማለት ነው።

ማለት አንድ ነገር ቀስ በቀስ የምንላመደው ነገር ነው እና ወደ ውስጣችን ስናስገባው ይሄ ነገር ልምድ ሆነብን አይደል ተላመድነው አይደለ እንላለን አይደል በቃ ስንለምድ ያንን ነገር ቀን በቀን የምናደርገው ነገር ሲሆን ልምድ እንለዋለን። ልምድ ማለት እንደሱ አይነት ነገር ነው። ቀን በቀን የምናደርገው ነገር ልምድ ይባላል። እንደ ልምድ ነው የምንወስደው እና ልምድ ይባላል።

ሙዝ መልቲፍራፍሬ አንድ እንትን ነውና በጣም ጠቃሚ በጣም ደስ የሚል ጥሩ ቴስት ያለው ለጤና በጣም አስፈላጊ። እና ልጣጩን ራሱ ለቆዳችንም ማሸት ጥርሳችን ስናሽበት እጃችን እግራችን ስናሽበት ጥርት የሚያደርግ ነገር ነው። እና ሙዝ ማለት አሪፍ አሪፍ ሩት ነው ያ ትክልትና

ስልክ ማለት ስልክ የምንጠቀምባቸው ነገሮች ለማውራት እንጠቀምበታለን። አሁን ሙሉ ለህይወታችን ያለው ስልክ ላይ ነው። ባንካችን ያለው ስልክ ላይ ነው። ብራችን ያለው ስልክ ላይ ነው ሚስጥራችን ያለው ስልክ ላይ ነው። እና ስልክ ማለት በዚህ ሰዓት ለሰው ልጅ የህይወቱ ዋና ዋና ቁልፍ ነገር ማለት ነው

እቅድ በሁለት እከፍለዋለሁ የረዥም ጊዜ እቅድ እና የአጭር ጊዜ እቅድ ብዬ እንትን ለሁለት እከፍለዋለሁ። ረዥም ጊዜ ማለት ለአመታት የማቅዳቸው በዚህ አመት በዚህ ጊዜ እንደዚህ አይነት ነገር እንዲኖረኝ እፈልጋለሁ። ብዬ የማቅደው እና በዚህ ሳምንት ወይ በዚህ ወር እንዴት የማደርገው ነገር አለ። ብዬ የማቅዳቸው እቅዶች አሉ። እና እጥር ማለት

ጥሬ ገንዘብ ማለት በባንክ ያላስቀመጥነው በእጃችን ያለው ወረቀቱ ማለት ነው። ጥሬ ገንዘብ ማለት እና ጥሬ ገንዘብ ማለት ለሰው ልጅ ካሽ የምንሰጥበት በአካውንት ከአካውንቱ ወደ አካውንት ትራንስፈር ማድረግ ሳይሆን በእጁ የምንሰጠው በር ጥሬ ብር ይባላል። በእጁ ይዞት በእጃችን የምንሰጠው ብር ጥሬ ብር ይባላል

ሪፖርት ማለት የተሰራውን ነገር ማሳወቅ ማለት ነው። ለብዙ ሰዎች ሪፖርት ለድርጅትም ይሁን ለግለሰብ ይሁን ለብዙ ሰዎችም ማሳወቅ ሊሆን ይችላል። ግን ሪፖርት ማለት ማሳወቅ ማለት ነው። ያንድን ነገር ጥናት አጥንቶ ለቀሪው ሰዎች ማሳወቅ ማለት ነው። ሪፖርት ማድረግ የተሰራው ማሳወቅ ማለት ነው።